ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ ፖፕኮርን ማዘጋጀት ጀምሬለሁ መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን በትልቅ በትልቁ ስክሪን እንመለከታለን። አንዳንድ ጊዜ አንዳንድ ጊዜ እናስቀዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እናነጋገራለን ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ ጊዜ ነው ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል። ይላል ማለት ነው። ይሄ ጽሁፍ እንግዲህ ምሽቱ የፊልም ምሽት እንደሆነና ፊልም የሚያዩበት ቀን ነው ማለት ነው። የዛ ምሽት ቀን ያው ፊልም የሚያዩበት ፕሮግራም አላቸው ማለት ነው። እንግዲህ ያ ምሽት ፊልም የሚያዩበት ነው ማለት ነው። ጓደኞቼ ይመጣሉ የሚያዩ እንግዲህ ከጎደኞቹ ጋር ነው ማለት ነው። ይሄንን ፊልም ብቻውን አይደለም። አዲስ ፊልም መምረጥ አለብን ያው አይተው ያላዩት ፊልም ወይንም አዲስ የወጣ ሊሆን ይችላል ማለት ነው። ምናልባት አስቂኝ ወይም ድራማ ሊያዝናናቸው የሚችል የሚያስቅ እንዲሁም ዲራማ አይነት ወይም የዲራማ አይነት ትወና ያለው ፊልም አለባቸው ማለት ነው። ፖፕ ኮርን ማዘጋጀት ጀምሬያለሁ መጠጦችን አዘጋጃለሁ እንግዲህ ፊልም ሲያዩ ዝም ብለው በባዶ ሳይሆን የሆነ ነገር የተ ለመጠቀም ፖፕኮርናዊና የተለያዩ መጠጦችን እያዘጋጀ ነው ማለት ነው። ያው እንግዲህ ማታ ቁጭ ሲሉ የሚጠቀሙት ማለት ነው። እናም ሁሉም በሶፋ ላይ በመቀመጥ መብራቱን ያጠፋሉ ሰው ማለት ነው። በትልቁ ስክሪን እንመለከታለን። መብራት በማጥፋት እና እንግዲህ ሶፋ ላይ በመቀመጥ በትልቅ እስክርን ይመለከታሉ ማለት ነው። በትልቁ በሰፊው ስክሪን አድርገው ፊልሙን ለማየት እንዲመቻቸው ማለት ነው። አንዳንድ ጊዜ እናስቀዳለን ያው አንዳንድ ጊዜ የሚጠጡትን ነገር እያስቀዱ መጠጣቸውን እየጠጡ ይመለከታሉ ማለት ነው። አስደሳች ክፍሎች ላይ እንወያያለን ያው እንግዲህ የሚያስደስቷቸው ክፍሎች ሲያገኙ ወይንም ደስ የሚል ክፍል ካለ ስለዚያ ክፍል ያወሩበታል ማለት ነው። ወይም ይዝናኑበታል ማለት ነው። እና እዛ ላይ ይነጋገራሉ ይወያያሉ ማለት ነው። ፊልሙ ካለቀ በኋላ እንነጋገራለን ምን እንደወደደን እናጋራለን። ያው ፊልሙ ካለቀ በኋላ ውይይት እንዳለና ወይም ንግግር እንዳለ እንደውም ምን እንደወደዱ የትኛውን ክፍል እንደወደዱት አንዱ ለአንዱ ያናግራል ወይም ያወያያል ማለት ነው። ይህም እንግዲህ ምንድነው? ከወደደው ፓርት እንዲነግረውና ለዛኛው እንዲሁም የትኛውን የፊልሙን ክፍል የትኛውን ካራክተር በምን አይነት መልኩ የተሰራውን ካራክተር እንደወደዱ ይነጋገራሉ ወይንም ካለቀ በኋላ ያወራሉ ማለት ነው። የፊልም ምሽት የመዝናኛ ጊዜ ነው ያው አብዛኛው የሰው ፊልም የሚያየው ለመዝናናት ነው ማለት ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል እንግዲህ ይሄ ለሱ ልዩ ነገር ነው ማለት ነው። ከጓደኞቹ ጋር ጊዜ ማሳለፍን ከሌላ ነገር ከማድረግ አስበልጠው ይመርጣል ማለት ነው። ወይም ለእሱ ይህ ጥሩ ነገር ነው ማለት ነው።

የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው እግሮቼን፣ እግሮቼን እና ትክሻዎችን በልዩ መንገድ እንጠቀማለን እግሮችንና ትክሻዎችን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር አሁን እየተሻልኩ ነው ከነሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምን አለን ባህላችንን መጠበቅ አስፈላጊ ነው በበዓላት ላይ እናቀርባለን ዲያንስ ደስታ እና ኩራት ነው ይህ የኛ ማንነት ነው ይላል ማለት ነው የባህላዊ ዳንስ መማር ጀምሬያለሁ እንግዲህ ባህላዊ ዳንስ የሚባለው ያንድ በአንድ ማህበረሰብ ውስጥ የተለመደ ነገር ወይም ያንድ ሰው ውስጥ ልምድ የሆነ ነገር ነው ማለት ነው ባህል ሲባል ያው እንግዲህ ያንድ ማህበረሰብ ማንነት አኗኗር እና እንዲሁም የዛን ማህበረሰብ ሁኔታ የሚገጽ ስለሆነ የዛ ያ ማህበረሰብ ደግሞ የራሱ የሆነ ቋንቋ ሊኖረው ይችላል እንዲሁም የራሱን የተለያዩ አይነት ስነ ስርዓቶች የሰርግ ስነ ስርዓት የሀዘን ስነ ሰዓት እንዲሁም በዛውም የዲያን ስነ ስርዓት የተለየ ራሱ የሆነ የሙዚቃ መገለጫ ይኖረዋል ማለት ነውና እንግዲህ ይህን የዲያንስ አንዱ የባህል መገለጫ ወይም የባህላዊ መንገድ ወይም የሰዎች ባህል መገለጫ ስለሆነ ያንን ባህላዊ ዳንስ መማር ጀምሬያለሁ ነው የሚለን እስክስታ በጣም ነው እንግዲህ እስክስታ የሚባለው ያው ውዝዋዜ እንደ ማለት ነው። እሱ በተለያዩ በእግሮች በትከሻ እንዲሁም ሽንጥን በማወዛወዝ ሊሆን ይችላል በዛም የሚሰራ ነገር ነው እና እስከ እስክስታ በጣም ውብ እንደሆነ ይናገራል ማለት ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን ያው እግሮችን እና ትክሻዎችን በማንቀሳቀስ ነው ማለት ነው እስክስታው የሚሰራው የሙዚቃ ምትን መከተል አለብን ያው የሙዚቃ ምቱ ይኖራል የሙዚቃ መሳሪያው አካሄዱ ከዛ ምት ጋር እነሱም ትከሻዎቻቸውን እንዲሁም እጆቻቸውን እግሮቻቸውን እያወዛወዙ ያንን ምት ተከትለው ሙዚቃቸውን ይሰራሉ። ወይንም ይሄንን ባህላዊ ዳንሳቸውን ይደንሳሉ ማለት ነው መምህሩ እንቅስቃሴዎችን ያሳያል እንግዲህ መምህሩ ምን አይነት እንቅስቃሴ ማሳየት እንዳለባቸው ከሙዚቃውን ተከትለው ሙዚቃው ምት ጋር እና የነሱ እንቅስቃሴ ተመሳሳይ ወይም እንዲዛመድ ለማድረግ ሲል ያንን ያሳያቸዋል ማለት ነው እንቅስቃሳቸው ምን መሆን እንዳለበት እኛ እንደግማለን እንግዲህ እነሱ ደግሞ እሱ ያሳያቸውን በመድገም ይለማመዳሉ ማለት ነው። ወይም እሱ ያሳያቸውን እየደገሙ ይህንን ልምምዴያቸውን ወይም ትምህርታቸውን ይቀጥላሉ በመጀመሪያ ከባድ የነበር በመጀመሪያው ሁሉም ነገር ይከብዳል አዲስ ነገር መጀመሪያ ስንጀምረው ስንማረው ከባድ መሆኑ የማይቀር ነው ማለት ነው አሁን እየተሻልኩ ነው ያው ግን በመቆየት በልምድ ከቀን ወደ ቀን ከቀን ወደ ቀን እየተለማመደና እየቀለለ እየቀለለ ይመጣል ማለት ነው እየተለመደ ሲመጣ እየተሻሻለ ይመጣል ማለት ነ። ከሌሎች ተማሪዎች ጋር እንለማመዳለን እንግዲህ ሌሎች ተማሪዎችም አሉ ከእነሱ ጋር ርስ በርስ አንዱ የአንዱን እያየ ስህተቱን እየነገረው እየተጋገዙ ማለት ነው ያው እንግዲህ ሰው ራሱ ሲሰራው ላይታየው ይችላል ስህተት ወይም እንዴት ማድረግ እንዳለበት ስለዚህ ጓደኞቹ እያዩት እነዛ ሌሎች ተማሪዎች ጋር አብረው ሲሰሩ አንዱ አንዱን እያየ የበለጠ ልምምድ ለማድረግ ይረዳቸዋል እንዲሁም የበለጠ ችሎታ ለማዳበር ያግዛቸዋል ማለት ነው። ይሄ እንግዲህ አንዱ አንዱን ማለቱ እና ይህ ከሌሎች ከሌሎች ተማሪዎች አብሮ መስራቱ ማለት ነው ሁላችንም አብረን እንዲህ እንደምናለን ሁላቸውም እንግዲህ አብረው ይደንሳሉ ወይንም ይሄንን እስክስታ ይላሉ ማለት ነው ባህላችንን መጠበቅ አስፈላጊ ነው እንግዲህ ባህል ሲባል ያንድ ማህበረሰብ መገለጫ ነው። የአንዲ ማህበረሰብ ማንነት የሚያንፀባርቅ እስከሆነ ድረስ ያንን ባህል መጠበቅ ያንን ባልህ ጠብቆ ማቆየት አስፈላጊ ይሆናል ማለት ነው። ማንነታቸውን እንዲሁም የእነሱ መገለጫ የሆነን ነገር ይሄን ባህል በእስክስታ ሊሆን ይችላል እንዲሁም በተለያዩ ነገሮች የነሱ ባል የሚገለጽበትን ወይም የነሱ የሆነን ነገር ጠብቆ ማቆየት ጥሩና አስፈላጊ ሊሆን ይችላል ማለት ነው፤ በበዓላት ላይ እናቀርባለን እንግዲህ በበዓላት ላይ ሰዎች ወይም ህዝብ ይሰበሰባል በዓላት ለማክብር ብዙ ሰዎች ይመጣሉ ማለት ነው፤ ያኔ እንግዲህ ለበአሉ ድምቀት ለበአሉ ጥሩነት ሲባል ያኔ እንግዲህ ያቀርባሉ ማለት ነው ይሄን ውዝዋዜያቸውን ይሄን ዳንሳቸውን ዳንስ ደስታና ኮራት ነው እንግዲህ ሲደንሱ ደስ ይላቸዋል እንዲሁም ኩራት ነው ይላል ያው የእነሱ በዓል ስለሆነ በዓላቸውን የሚገልጹበት ስለሆነ ማንነታቸውን የሚያንፀባርቁበት ስለሆነ ለእነሱ ኮራት ነው ማለት ነው፤ ወይም የዛ ዳንስ በዓል ባልተቤት የሆነ ማህበረሰብ ለዛ ማህበረሰብ ይህ ኩራቱ ነው ማለት ነው ይህ የኛ ማንነት ነው ይላል እንግዲህ ይህ ዳንሳቸው የነሱን ማንነት እና የእነሱን ምንነት የሚገልጽ ነው ማለት ነው እንግዲህ አንድ ሰው ያንን ዳንስ አይቶ የት ማህበረሰብ እንደሆነ በቀላሉ ሊለየው ይችላል የማን ዳንስ እንዲሆነ ሊለየው ይችላል እና ይሄ ማንነት ነው ማለት ነው።

ለማስተዋት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃዬን አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላችሁ የተሻለ ነው ግን በእኔ ችሎታ አምናለሁ ችሎታዬን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተመርኩኝ እድል ለኔ አስፈላጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምንም ምን ቢሆንም መስራት እቀጥላለሁ። ያ እንግዲህ የስራ እድገት እንዳለና እሱን የስራ እድገት እንደሚሰጡት ተስፋ በማድረግ ነው ማለት ነው። ለማስተዋጠጥ ተስፋ አደርጋለሁ ይላል ለሁለት አመታት ተረካብኝ ሰርቻለሁ። ለሁለት አመታት እንግዲህ የሆነን ነገር የተረከበና ያንን በዚህ ሙያ ላይ ልምድ ያዳብሯል ማለት ነው። ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ እንግዲህ ቀጠሮ እኔ አከብራለሁ ጠንክሮም ይሰራል ማለት ነው። አለቃ አስተያየቱን ያመሰግናል እንግዲህ አለቃው የደንበኛውን አስተያየት ወይም ደንበኞች የሰጡትን አስተያየት ያመሰግናል ወይም ተመችቶታል ማለት ነው። ግን መጠበቅ አለብኝ ውሳኔው ቀርቧል ያው ውሳኔው እስከሚወስን መጠበቅ እና ያው እንግዲህ አስተያየቱን ቢያመሰግንም ውሳኔው እስከሚወሰን ያንን ውሳኔ መጠበቅ አለበት ማለት ነው። አንዳንድ ጊዜ ተጨንቄያለሁ። ያው ያስጨንቃል ያም የሚያስጨንቀው ደግሞ ምናልባት ሌላችሁ የተሻለ ነው በሚል ወይም ሌላ የተሻለ ጮህ አለ በሚለው በዛ ምክንያት አስጨንቆታል ማለት ነው። ለኔን ቦታ ሌላ ሰው ሊሰጡት ይችላሉ ለሌላ ሰው ሀላፊነቱን። ሊወስደው ይችላልና ምናልባት እስከኔ የተሻለ ሰው ካለ ብሎ ተጨንቋል ማለት ነው። ግን በእኔ ችሎታ አምናለሁ ግን እሱም ችሎታ እንዲህ አለውና በዛ ስራ ላይ ጥሩ ልምድ እንዲህ አለው ያምናል። በዚህ እውነታው እርግጠኛ ነው ማለት ነው። የክትሎቲ ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ። እንግዲህ እንቅልፉን ለማሳደግ ስለነበረበት ይሄንንም ለማሳደግ ሲል አዲስ ቴክኖሎጂ ተአምሯል ማለት ነው አዲስ የቴክኖሎጂ እውቀት ታዲብሯል ማለት ነው። ያም የቴክኖሎጂ እውቀት በዚህ በስራው ላይ አዲስ ክህሎት እና። እጅግ ጠቃሚ የሆነ ስሱን ሊያሳድገው የሚችለው ወይንም ልዩ ችሎታ እንዲኖረው የሚያደርገውን ቴክኖሎጂ ተምሯል ማለት ነው። ይህ እድገት ለእኔ አስፈላጊ ነው እንግዲህ ይሄ እድገት የአዲስ ቴክኖሎጂ ወይንም ይሄ ስራ አድገት ለሱ እጅግ አስፈላጊና ጠቃሚ ነው ማለት ነው። ውጤቱን በቅርቡ እሰማለሁ ምንም እንኳን ምን ቢሆንም መስራት እቀጥላለሁ። እንግዲህ ውጤቱ በቅርቡ ይሰማል እሱ ይመረጥ አይመረጥ ወይም ለሌላ ሰው ይስጥ ሀላፊነቱ ለሰው ይስጡት ሀላፊነቱን። ለማን እንደሚሰጡ በቅርቡ ውጤቱ ይፋ ይሆናል ወይንም ውጤቱን ይፋ ያደርጋሉ ማለት ነው። በሃላፊነት ያለባቸው ሰዎች ወይንም ይህንን ሀላፊነት የሚያወስዱ የሚሰሩ ሰዎች። ውጤቱን የማሳወቅ ሀላፊነት አለባቸው ወደፊት ያሳውቃሉ ማለት ነው። ውጤቱን። ምንም እንኳን ምን ቢሆን መስራት እቀጥላለሁ። እቀጥላለሁ እንግዲህ ውጤቱ እሱንም ሊመረጥ ይችላል ወይንም ሌላ ሰው ሀላፊነቱ ላይ ሌላ ሰው ሊያደርጉ ይችላሉ ግን ምንም ይሁን ምን እሱም የሚመረጥ ሌላ ሰው እና መስራቱን ይቀጥላል ማለት ነው። መስራቱን አያቆምም እዚህኛው ስራ መስራት እንደሚቀጥልና እንደማያቆም ይገልጻል ማለት ነው።

ፀጉሬ ለመቆረጥ ጊዜው ደርሷል በየወሩ እሄዳለሁ ማስተካካል ያስፈልገዋል የጽሁር አስተካካይ ጥሩ ናት። ምንም ምን እንደምፈልግ ታውቃለች አንዳንድ እአዲስ ስታይል እሞክራለሁ መጀመሪያ ታጥበዋለች ከዚያ ትቆርጠዋለች በመምበስ ታወት እመለከታለሁ በዙሪያው ሴቶች ሌሎች እየታደሉ ናቸው ሁላችንም እንነጋገራለን ስለ ህይወትና ስለ ስራ እንወያያለን የሳሎን ጊዜ ማረጋጋት ነው። ከዚህ ከዚያ ፀጉሬ ደስ ይለኛል ንጹህ እና መስተካከል ተሰምቷል ይላል። ፀጉሬን ለመቁረጥ ለመቆረጥ ጊዜው ደርሷል እንግዲህ ፀጉሩን የሚቆረጥበት ጊዜ ያለ ማለት ነው። እሱም ወይ የተወሰነ ቀን አለው ይሄ ሰው ፀጉሩን የሚቆረጥበት ወይንም ደግሞ ፀጉሩ ሲያድግ በጣም ረጅም ሲሆን የሆነ ልክ አለው ማለት ነው። እና ከዛ ልክ ማለፍ የለበትም። ፀጉሩ ያኔ እንግዲህ ፀጉሩ ለማንኛውም ደርሷል ማለት ነው የመቆረጃ ጊዜው። በየወሩ እሄዳለሁ ስለዚህ በየወሩ ነው ማለት ነው ጸጉሩ የሚስተካከለው በየአንድ ወሩ ይሄዳል ማለት ነው። መስተካከል ያስፈልገዋል ያው እንግዲህ አንድ ወር ቆይቷል መስተካከል ወይም መላጨት ያስፈልገዋል ማለት ነው። የፀጉር አስተካካይ ጥሩ እንግዲህ ጥሩ ደንበኛ አለው ማለት ነው ጥሩ የፀጉር አስተካካይ አለው። እና በደንብ አድርጋ ፀጉሩን የምትሰራው ደንበኛ አለችው ማለት ነው። ምን እንዴ የምትፈልግ ታውቃለች የትኛውን ስታይል በየትኛው ሁኔታ እና እንዴት ማስተካከል እንዳለባት እሷ ታውቃለች ማለት ነው። እሱ ሳይነግራት አንዳንድ ጊዜ አዲስ ስታይል እሞክራለሁ ያው አልፎ አልፎ አዲስ ስታይል ወይም ወጣ ያለ ነገር ይሞክራል ወይም አዲስ ስታይል ይሞክራል ያኔ ምን እንደሚፈልግ አዲሱን ስታይል ደግሞ ለሱ ያስረዳታል ማለት ነው። መጀመሪያ ታጥበዋለች ከዛ ትቆርጠዋለች መጀመሪያ እንግዲህ በተለያዩ ነገሮች ለመጠቀም ታጥበዋለች ታጸደዋለች ከዛም ወደ መቁረጡ ትሄዳለች ማለት ነው። ካጸዳችና ካደረገች በኋላ በመስታወት እመለከታለሁ ያው በመስታወት ይከታተላል ማለት ነው። እንዴት እያደረገችው እንደሆነና እንዴት እየሄዴ እንደሆነ። እዛ ላይ ምናልባት ስህተት እንኳን ቢያጋጥም ወይም መስተካከል እሱን ደስ ያለ አላውቅም ቦታ ካለ እንደው የሚፈልገው እንድታደርግ ይነግራታል እንድታስተካክል ያስጠነቅቃታል ማለት ነው። በዝርያው በዙሪያው ሴቶች ሌሎች እየታደሉ ናቸው እንግዲህ ሌሎች ሴቶችም አሉ ማለት ነው በዙሪያው ቁጭ ብለው እየጠበቁ ነው ማለት ነው። ሁላችንም እንነጋገራለን ሁሉም ያወራን ማለት ነው ንግግር አለ ጸጥ ያለ አይደለም ማለት ነው። እንግዲህ ንግግር አለ ማለት ነው። ስለ ህይወትና ስለ ስራ እንወያያለን አጠቃላይ ስለ ህይወታቸው ያጋጠማቸውን ነገር ወይም ታሪካቸውን ሊናገሩ ይችላሉ ወይንም ስለ ስራ ማለት ነው። ስለ ስራው እንዴት እንደሆነ ሁሉም የየራሱ የሚሰራው ስራ ይኖረዋል ለዛ። በየዘርፉ የተለያየ አይነት ስራ ሊኖራችሁ ይችላል ማለት ነው። ስለዚህ እንግዲህ ስለ ስራቸውም ሆነ ስለ ህይወት ይነጋገራሉ ማለት ነው። የሳሎን ጊዜ ማረጋጋት ነው ሳሎን እንግዲህ ይሄ የውበት ሳሎን ወይም የፀጉር ቤት እሱን ማረጋጋት እና ማስተካከል ጥሩ ገጽታ ጥሩ ግርማ ሞገስ እንዲኖረው እንዲሁም ማረጋጋት ነው ማለት ነው። እንግዲህ ይሄ ሰሩን ጊዜ ያረጋጋል ማለት ነው። ከዚያ ፀጉሬ ደስ ይለኛል ከዛ በኋላ ታጥቧል ከዛ ተቆርጧል ስለዚህ የፀጉሩ ውብ ጽዱ ይሆናል ማለት ነው። ያኔ ጥሩ ይሆናል ደስ ይለዋል ሰውየው ደስተኛ ይሆናል ማለት ነው። ንጹህ መስተካከል ተሰምቶታል ያው ስለታጠበም እንዲሁም ስለተስተካከለ ምንም የተንጨባረረ ነገር የለውም ወይንም የተበላሸ ነገር የለውም ማለት ነው። ስለዚህ ጽድት ያለ ነው እንዲሁም የተስተካከለ ነው ማለት ነው። ይሄ ደግሞ ልዩ ግርማ መገስ ይሰጠዋል ለሰውየው ለሱም ደስ ይለዋል ገጽታውም ወይም እይታው ሲታይ ጥሩ ይሆናል ማለት ነው።

ለደንበኛ አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል ስላይዶች ማዘጋጀት አለብኝ መረጃ በመጨረሻ መቅረብ አለበት ምስሎችና እና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ ለመለማመድ አለብኝ። በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ ስትችል የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን በዓል በዓል በጣም አሳሳቢ ነው በዓልኝ በጣም አሳሳቢ ነው ግን መዘጋጀት አለብኝ ደንበኛች በሙያዊነት እንደምንሰራ ማየት አለባቸው በመጨረሻ ስኬታማ ይሆናል ብዬ ተስፋ አደርጋለሁ። ያው እንግዲህ በሚቀጥለው ሳምንት ለሚደረገው የዴንበኞች አቀራረብ ዝግጅት እያደረገ ነው ማለት ነው። ለዛም ስላይዶችን እያዘጋጀ ነው ማለት ነው። በነዚህ ስላይዶች በተዘጋጁት በደንብ አድርጎ በግልጽ ያስቀርባል ማለት ነው። ሀሳቡን በመረጃ መረጃ በግልጽ መቅረብ አለበት እንግዲህ መረጃ ሲቀርብ ግልጽና ሰዎች ሊረዱብህ የሚችሉት አሻሚ ያልሆነ መረጃ ግልጽ የሆነ መረጃ መሰጠት መስጠት አለ ወይም መስጠት ያስፈልጋል ማለት ነው። ምስሎችና ግራፎች ያስፈልጋሉ እንግዲህ መረጃው በግልጽ እንዳረዱት ወይንም መረጃ በግልጽ እንዲቀርብ አሻሚ እንዳይሆን ምስሎቹ እና ግራፎቹ ይበልጥ ያብራራል ወይም የማብራራት ሀይል ይኖራቸዋል ማለት ነው። በድምጽ ከፍ አድርጌ መለማመድ አለብኝ እንግዲህ በድምጽ ከፍ አድርጎ ወይም ይለማመዳል ማለት ነው። አስቀድሞ እኮ እንግዲህ በራስ መተማመን እንዲኖረው ልክ የስብሰባው ወይም እያቀረበ እንዲሆነ እንዲሰማው አድርጎ በደምብ ከፍ አድርጎ ሲኖረው። ኋላ ሲያነባ አይንገዛገዝም ወይም መወላገድ አይኖርም ማለት ነው። በትክክል እንዲያነብና ኮንፊደንስ እንዲያገኝ ያደርገዋል ማለት ነው። በራስ መተማመን ማሳየት አለብኝ ያው ግዴታ ነው ያስፈልጋል። ጥያቄዎችን መመለስ እችል። ያው ጥያቄዎች ሊነሱ ይችላሉ ማለት ነው በዛ በሀሳቡ በተነሳው ዙሪያውን ባካተበው ዙሪያ ሰዎች የተለያዩ ጥያቄዎችን ሊሰነዝሩ ይችላሉ ማለት ነው ያኔ መመለስ እንዲችል። በራስ መተማመን መኖር አለበት ማለት ነው። የቡድን አባላት ያግዙኛል ወይም ጥያቄዎቹን እንግዲህ በሱ ለመመለስ ብቻውን ስለ ከከበዱት ወይም ካስቸገሩት ሌሎች የቡድን አጋሮቹ እንደሚያግዙት ወይም የቡድን አባሎቹ አንዳንድ ጥያቄዎችን እነሱም ይመልሳሉ በዚህ ያግዙታል ማለት ነው። በዓል ላይ በጣም አሳሳቢ ነው ያው እንግዲህ ያሳስባል ማለት ነው ይሄ ነገር ሊከብድ ይችላል ሊያሳስብ ይችላል። ምክንያቱም እንግዲህ እዛ የተሰበሰቡ ደንበኞች አሉ ማለት ነው። እነሱን የሚፈልጉትን ነገር ወይንም ጥሩ መልእክት ለእነሱ ለማስተናገፍ በእነሱ እይታ እንግዲህ ጥሩን ነገር አስተላልፎ ለመግባት። ይህ እንግዲህ ሊያስፈራ ይችላል ማለት ነው። ግን መዘጋጀት አለብኝ ግን ይዘጋጃል አሳሳቢው ሁሉም ነገር ቢሆንም ምንም ነገር ቢሆን መዘጋጀት እና። በደምብ አድርጎ ተዘጋጅቶ ማቅረብ ይኖርበታል ማለት ነው። ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። እንግዲህ እነዚህ ደንበኞች በዘፈቀደ ወይንም ዝም ብሎ በደስ ያለኝና በመሰለኝ ሳይሆን የሚሰራው በሙያ ሁሉም በጥንቃቄ እንዲሁም ሁሉም በሙያዊነት። እንደሚሰራ በልበ ክህሎት በችሎታና ልምድ ባለው ባለሙያ እንደሚሰራ ያንን ነገር በዛ አይነት መልኩ እንደሚሰሩ ማየትና መገንዘብ ወይም ያንን ተረድተው መሄድ አለባቸው ማለት ነው። በመጨረሻ ስኬታማ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ መጨረሻ ላይ ተስፋው ነው ማለት ነው። ስኬታማና ውጤታማ እንዲሆን ትልቅ ተስፋ አለው ማለት ነው

ፈልግ ማለት እንግዲህ አንድን ነገር አግኝ ወይም አንድ ነገር አምጣ ካለበት ቦታ መድረስ ወይም ከአንድ ነገር ጋር ለመገናኘት የሚደረግ ትግል ማለት ነው። ወይም አንድን ነገር ለማግኘት ያንን ነገር ለመያዝ ሊሆን ይችላል። እና የጠፋን ነገር ሊሆን ይችላል። እንዲሁም ያለን ነገር ግን እኛ የሌለንን ነገር ሊሆን ይችላል እንግዲህ ያንን ፈልግ ይባላል ማለት ነው። ለምሳሌ አንድ ሰው እውቀት ፈልግ እውቀት መፈለግ ያለብህ ቢለን ወይም ቢባል ይህ ማለት ምንድነው? ተማር እንደማለት ነው። ወይም አዳዲስ ነገሮችን አዳዲስ ክህሎቶችን አዳዲስ ችሎታዎችን አዳብር እንደማለት ነው። እንግዲህ በተለያዩ የሆነ ነገሮች ሊማርም ይችላል ማለት ነው። በመደበኛም ይሁን በኢመደበኛ ትምህርትን ተማር ማለት ነው። እውቀትን ፈልግ ማለት እንግዲህ ስለሆነ ነገር ማወቅ መማር አለብህ እንደ ማለት ነው ማለት ነው። እና ይፈልግ የሚለው ነ ገር አዲስን ነገር ማግኘት ወይንም ያለን ነገር እኛ ያለን ነገር ማግኘት መያዝ ወይንም የጠፋን ነገር መፈለግ ማለት ነው። ለምሳሌ እንግዲህ ለችግሩ መፍትሄ ፈልግ ቢባል ለተከሰተ ወይንም ለተፈጠረ ችግር እንግዲህ ጥናት በማድረግ ሊሆን ይችላል። በተለያዩ መንገዶች መፍትሄ መፈለግ ወይም የመፍትሄ አማራጭ ማፈላለግ ማለት ነውና። ይሄን ይመስላል ማለት ነው ፈልጌ የሚለው እንዲሁም የጠፋን ነገር ቃል ሊሆን ይችላል ሰው ሊጠፋ ይሆናል። ለምሳሌ ያፋልጉኝ ማስታወቂያ እናያለን አንዳንድ ጊዜ እንግዲህ የጠፋን ነገር ለመፈለግ ወይም ማፋለግ ማለት ነው። እና ይህን ይመስላል ማለት ነው። ፈልግ የሚለው ነገር አንድን ነገር ለማግኘት ወይም አንድን ነገር ለመያዝ የሚደረግ ትግል የሚደረግ የትግል አይነት ወይም የሚደረግ የእንቅስቃሴ አይነት ነው ማለት ነው።

ስቀል ማለት እንግዲህ የሆነን ነገር ላይ ከፍ አድርገህ አስቀምጥ ወይንም ወደ ላይ ከፍ አድርግ ማለት ነው። ማለት ነው አንድን ነገር ግድግዳ ላይ ሊሆን ይችላል እንጨት ላይ ሊሆን ይችላል እና የሆነ ነገር ላይ ከፍ አድርጎ ማስቀመጥ እንዴ ማለት ነው። ለምሳሌ ባንድራ ስቀል ወይንም ሰንዴቅ አላማ መስቀል እሱን ብናይ። እንግዲህ እንጨት ላይ ሊሆን ይችላል ወይም ከብረት የተሰራ ቋሚ ላይ ሊሆን ይችላል ማለት ነው እዛ ላይ ይሰቀላል ማለት ነው። ጠዋት ላይ በየቀኑና ሲወለበልብ ይውላል ማለት ነው። እንግዲህ በየትምህርት ቤቱ እንዲሁም በአንዳንድ ከተሞች አደባባይ ላይ የሚደረግ ነገር ነው ማለት ነው። ከጧቱ አስራ ሁለት ሰዓት አካባቢ ይሰቀላል ይሄ ባንዲራና ሲወለበለብ ይውላል ማለት ነው። እንግዲህ ያኔ የሀገር መዝሙር ይዘመራል እና በዛ እንትን ይባላል ማለት ነው። ስለዚህ ስቀል የሚለው በዚህ ልናየው እንችላለን ማለት ነው። እንዲሁም የተለያዩ ነገሮችን አንድ ሰው ፎቶ ሊሰቅል ይችላል ማለት ነው። ግድግዳው ላይ ከፍ አድርጎ እንዲሁም የተለያዩ ጽሁፎችን ጥቅሶችን ሊለጥፍ ይችላል ማለት ነው። ግድግዳው ላይ እንግዲህ እነዚህ ጽሁፎች ወይንም ፎቶዎች ማስታወሻ ሊሆኑ ይችላሉ ማለት ነው። ወይም ጽሁፎቹ ግድግዳ ላይ ያሉት እነሱን የሚያበረታቱ የሚያነቃቁ ሊሆኑ ይችላሉ ማለት ነው። እንዲሁም የተለያዩ እቃዎችን ሊሰቅል ይችላል ማለት ነው። አንድ ሰው እንግዲህ ጫማ ሰቀለ ይባላል ማለት ነው። ተጫዋች እግር ኳስ መጫወት ሲያቆምና ሲበቃው። እንግዲህ ጫማ ሰቀለ ወይ ይባላል ያው እንግዲህ እግር ኳስ አቆመ ወይም ጨዋታ አይጨዎትም ከዚህ በኋላ እንዴ ማለት ነው። እና ስቀል የሚለው ነገር ያው ግን በዋናነት እንዴ አማርኛ ቀጥተኛ ትርጉሙ አንድን ነገር ማንጠልጠል ወደ ላይ። መስቀል ወይንም ከፍ አድርጎ ማስቀመጥ የሚለው አቻ ፍች ይሆነዋል ማለት ነው።

ጠማኝ ማለት ያው እንግዲህ ይህ ውሃ ሲጠማው አንድ ሰው ወይም የሚጠጣ ነገር ሲያስፈልገው ጠማኝ ማለት ያው እንግዲህ ይህ ውሃ ሲጠማው አንድ ሰው ወይም የሚጠጣ ነገር ሲያስፈልገው ያኔ ጠማኝ ይላል ማለት ነው ወይም የጥም ስሜት ሲሰማው ውሃ መጠጣት ሲያስፈልገው ማለት ነው። ለመናገር ሲፈልግ ወይም ያንን ስሜት ሲግልጽ አንድ ሰው እንግዲህ የጥም ስሜት ሲሰማው ውሃ ሲያስፈልገው በዛን ሰዓት ማለት ነው እንግዲህ ይህንን ነገር ይናገራል ወይም ይህን ቃል ያሰማል ወይም ያወጣል ማለት ነው። አንድ ሰው እንግዲህ የተለያየ ስሜቶችን ለምሳሌ ምግብ ቢያስፈልገው ራበኝ ይላል ማለት ነው። እንዲሁም እንቅልፉ ቢመጣና አንድ ሰው መተኛት ቢፈልግ አንቀላፋኝ እንደ ሚለው ሁሉ እንግዲህ መሄድ ቢፈልግም ልሂድ ሰዓት ደረሰ እንደሚለው ሁሉ ውሃም ከጠማው እንደው ውሃ መጠጣት ከፈለገ ጠማኝ ይላል ማለት ነው። ያው ወያ ማለት እንግዲህ ውሃ መጠጣት ፈልጓል ውሃ አስፈልጎታል ማለት ነው። እጅግ ከባድ ጥም ላይ ሊሆን ይችላል ስለዚህ ውሃ እንደሚያስፈልገው እየተናገረ ነው ማለት ነው።

አውርድ ማለት እንግዲህ ዝቅ አድርግ ወይንም አስቀምጥ እንደ ማለት ነው ማለት ነው ለምሳሌ ያው የተለያዩ ዶክመንቶችን ፊርማወችን የድምጽ መረጃዎችን አንድ ሰው ከስልኩ ላይ ወይም ከኮምፒውተሩ ላይ አውርዶ ሊያስቀምጥ ከመስመር ላይ ማለት ነው አውርዶ ሊያስቀምጥ ይችላል ማለት ነው ያ ማለት አውርድ ማለት እንግዲህ እነዛን ሴቭ ማድረግ ማለት ነው ወደ ሚሞሪው ላይ ማለት ነው። እነዚህ ነገሮች እንግዲህ የተለያዩ ተንቀሳቃሽ ምስሎች ሊሆኑ ይችላሉ ወይም ድምጾች ፊልሞች ሌሎች ደግሞ ፋይሎች መጽሐፍቶች ሊሆኑ ይችላሉ እና እነዚህን ኋላ ለማየት ወይም ቆይቶ ለማየት ጊዜ ሲያገኝ በደንብ ለማየት ወይም በአንዴ አይቷቸው ግልጽ ሊሆን ላይሆኑ ይችላሉ ማለት ነው። እና እንነዚህን ነገሮች በተደጋጋሚ ለመያዝ ያወርዳል ያ ማለት እንግዲህ አውርድ ምንድነው የሚለው ቃል እንጠቀማለን ማለት ነው። እነዚህ ለምሳሌ ፋይሉን አውርድ ቢል አንድ ሰው ወይንም ዶክመንቱን አውርድ ቢል ስልክ ላይ ሴቭ አድርገው እንደ ማለት ነው ማለት ነው። ስለዚህ አውርድ ይባላል ማለት ነው። ወይም መተግበሪያውን አውርድ ቢባል አንድ ሰው እንግዲህ አንድ መተግበሪያ መጠቀም ቢፈልግ ለምሳሌ ዩቲዩብ መጠቀም ቢፈልግ ማለት ነው እዛ ዩቲዩብ ውስጥ የተለያዩ ተንቀሳቃሽ ምስሎች ያው ይለቀቃሉ ብዙ ቪዲዮዎችን ማግኘት ይቻላል። ስለዚህ መጀመሪያን መተግበሪያ ማውረድ ያለበት ማለት ነው መተግበሪያውን አውርዶ ከዛ በኋላ ነው የሚጠቀመው እና እሱን ማውረድ ይገባዋል ማለት ነው። እንግዲህ የተለያዩ ሶፍትዌሮችን ወይም የተለያዩ ሞባይል መተግበሪያዎችን ሊሆን ይችላል እንዲሁም የተለያዩ ዴስክቶፕ መተግበሪያዎችም ነው ሊሆን ይችላል ማለት ነው። እነሱን አውርድ ወይም ጫን እንደ ማለት ነው ማለት ነው። ያንን በሚያወርድበት ሰዓት እንግዲህ ምን ይሆናል ማለት ነው? ወደ ሚሞሪው ይገባና ሚሞሪው ላይ ይቀመጣል ማለት ነው። ኋላ መጨረሻ ላይ የሰው መጠቀም ይችላል ማለት ነው። ያንን ሚሞሪውን ላይ ያወረደውን እና ስቶር ወይም እዛ ተጠራቅሞ የተቀመጠውን መረጃ መተግበሪያ ሊሆን ይችላል ፊልም ሊሆን ይችላል ወይም የድምጽ ቅጂ ሊሆን ይችላል ያንን ኋላ እሱ መጠቀም ይችላል ማለት ነው። እንዲሁም አውርድ ማለት ደግሞ በሌላ አተረጓጎም ወይም በሌላ መልኩ ስናየው የተሰቀለን ነገር ማውረድ ወይም የያዝነውን ነገር ወይም የተሸከምነውን ነገር ማውረድ ሊሆን ይችላል ማለት ነው። ለምሳሌ አንድ ሰው የሆነን እቃ ተሸክሞ ከመጣ ቦታው ሲደርስ አውርት ይባላል ማለት ነው። እንዲህ አወርደው ይደረጋል እንዲሁም በሌላ ነገር በመኪና ሊሆን ይችላል ለምሳሌ በመኪና የተጫነ ነገር ጫኝና አውራጅ የሚባሉ አሉ እነሱን እንግዲህ ቦታው ላይ ሲደርስ እነሱን አውርድ ወይም አራግፍ ቢባል ያንን የተያዘውን ነገር ወይም የተሸከመውን የተጫነውን ነገር ማውራድ እንደ ማለት ነው ማለት ነው። እና የተጫነውን ወይም የተሸከመውን ነገር ማውረድ ይባላል ማለት ነው። እንዲሁም ከፍ ተደርጎ የተሰቀለን ነገር ወይም ከፍ ተደርጎ ሆኖ ቦታ ላይ የተቀመጠን ነገር ያንን ማውረድ ለምሳሌ ከደረጃ ላይ ሊሆን ይችላል ከመሰላል ላይ ወይንም ከግድግዳ ላይ ሊሆን ይችላል የተሰቀለን ነገር አውርዶ ወደ ታች ማስቀመጥ ያንን ወይም አውርድ ሊባል ይችላል ማለት ነው። ለምሳሌ ቤት አንድ ሰው የማንፈልገውን ፎቶ ለጥፎ ብናገኝ ወይንም የማንፈልገውን ጥቅስ ግድግዳ ላይ ለጥፎ ብናገኝ ያንን አውርድ በማለት ትእዛዝ ልንሰጥ እንችላለን። ወይም አውርዴው ማለት ያንን ነገር አንሳው ወደ ታች ዝቅ አድርገው እንደ ማለት ነው እና በእነዚህ ቋንቋዎች ይገለጻል ማለት ነው። ይሄ አውርድ የሚለው ቃል

አዎ ማለት አዎንታዊ ምላሽ ነው ማለት ነው እንግዲህ አንድ ነገር በሚጠይቅበት ጊዜ አንድ ሰው አዎን ሊል ይችላል ማለት ነው። ለምሳሌ የተማረ ሰው ተምረሃል ወይ ቢባል አዎ ተምሬያለሁ ይላል ማለት ነው። እንግዲህ አዎንታዊ የሆነ ምላሽ ነው አብዛኛው ጊዜ ወይም አዎንታዊ ለሆኑ ጥያቄዎች የምንሰጠው ምላሽ ነው ማለት ነው። ፒኤችዲ አለው ወይ ቢባል እንግዲህ አንድ ሰው አሁን ካለ ፒኤችዲ ተምሯል የሰው ዶክተር ወይም ዶክተሬት ዲግሪ አለው ይባላል ማለት ነው። እንዲሁም ትመጣለህ ዛሬ ትመጣለህ ቢባል አዎን ሊል ይችላል አንድ ሰው ቁርስ በልተሃል ወይ ቢባል አዎ ካለ እንግዲህ ቁርስ መብላቱን እና አሁታዊ የሆነ ምላሽ መሆኑን ያሳያል ማለት ነው። ይህ አዎን የሚለው ቃል ወይንም አዎ የሚለው ማለት ነው። እንዲሁም መኪና አለው ወይ ቤት አለው ወይ ለሚለው ጥያቄ እንደዚህ አይነት የተለያዩ ጥያቄዎችን በምትጠይቅበት ጊዜ ምላሽ የምንሰጥበት ነው ማለት ነው። ቁርስ በልተሃል ወይ እንዲሁም ስራ ገብተሃል ወይ ስራውን ጨረስኩኝ ሲባል አንድ ሰው እንግዲህ አዎን ብሎ ሊመልስ ይችላል ማለት ነው። አዎንታዊ ከሆነ አሉታዊ ከሆነ ደግሞ በዚህ ተቃራኒ ሊመልስ ይችላል ማለት ነው። እና እንደ አጠቃላይ ይህ አዎ የሚለው ቃል አዎንታዊ ለሆኑ ጥያቄዎች ወይም አዎንታዊ የሆኑ ምላሾችን የምንሰጥ የምንመልስበት ወይም ምላሽ የምንሰጥበት መንገድ ነው ማለት ነው።

ባል ማለት እንግዲህ የወንድ ጾታን የሚገልጽና አባት እንደማለት ወይም የአንድ ሴት ልጅ ባል ይባላል ማለት ነው። ወይም አንድ ሴት ጋር ሲጋቡ ወንዱ ባል ይባላል ሴቷ ሚስት እንደምትባለው ማለት ነው። ወይም የልጆች አባት። ወይም የቤቷ አባዋራ። ባል በመባል ይታወቃል ማለት ነው እንግዲህ የወንድን ጾታ ነው የሚገልጸው። ባል ሲባል አንድ ሰው ትዝ ሊለው ሚችለው ያው ወንድ። ሰው ነው ወንድ እንደሆነ እና። ሁለት ሙሽሮች ሲጋቡ ወንዱ ባል እንደሚባል ሴቷ ደግሞ ሚስት እንደምትባል በተቃራኒው ማለት ነው ያንን ይገልጻል። እና እንግዲህ ባል አብዛኛውን ሴት ልጅ የመጠበቅ የመንከባከብ ሀላፊነት አለበት ማለት ነው። እንዲሁም ለልጆቹ የተለያዩ ነገሮችን አልባሳትም ምግብ እንደውም የቤት ሁሉን ነገር ማሟላት እንደ ባህል በአብዛኛው በወንድ ላይ። እንደሚታ እና እንደሚጣልና ይህ ባል የሚባለው ሙሉ ሀላፍትናውን። ከማህበራዊም ኑሮ ጋ ያአለውን አብዛኛውን ከሴትየዋ በበለጠ እሱ ትልቅ አላፊነት እንዳለበት ይገልጻል ማለት ነው። ስለዚህ ባል የሚለው ቃል። የወንዲ ጾታ የሚገልጽ እንዲሁም ሁለት ሙሽሮች ሲጋቡ ወንዱ። ባል በመባል የሚታወቅና እንግዲህ አንድ የሴት ህጋዊ። ወይንም በህግ ያገባችው የሰማኒያ ባለትዳር አጋሯ የትዳር አጋሯ። ባል በመባል ይታወቃል ማለት ነው።

ታች ማለት ከአንዲ ነገር ስር ወይም ከዛ ነገር በታች የሆነ ማለት ነው እንግዲህ በቦታ ሊሆን ይችላል በደረጃም ሊሆን ይችላል ማለት ነው። ታች የምንለው። ለምሳሌ ዝቅተኛ ቦታ ካለ ከተራራ ስር ወይም ታች ይባላል ወይንም ከህንፃው ስር። የህንፃው ወለል ላይ ወይም መጀመሪያ መጀመሪያ አለው ወለል ላይ የሚገኝ ከሆነ ይህ ታች ይባላል ማለት ነው። ወይም ከስር ወይም ከታች ከመሬት ይባላል ማለት ነው። እና በቦታ ከሆነ ከአንድ ነገር ዝቅ ብሎ የሚገኝ ዝቅተኛ ቦታ ላይ የሚገኝ ማለት ነው። ይህ ታች ይባላል ማለት ነው። ለምሳሌ እንግዲህ ዝቅተኛ ቦታዎች ወይም እንግዲህ በተፈጥሮ ቦታ አንዳንድ ቦታዎች ዝቅተኛ ቦታዎች አሉና ታች ያው ለምሳሌ የተራራው ከታች ዝቅተኛ ቦታ ላይ የሚገኘው ወይንም በእንትን በዚህ በባህር ወለል ልኬት በሱ ዝቅተኛ የሚገኘው ታች ይባላል ማለት ነው ወይንም ታች የመጀመሪያው ይባላል ማለት ነው። እና በእንዲህ ይገለጣል ለምሳሌ ውሃ የመጨረሻው መሬቱ ጋር ያለው የታችኛው የውሃ ክፍል የታችኛው የመሬት ክፍል ይባላል። እንዲሁም የአንድ ነገር ከስር ከመሬት በኩል ያለው ወይም ከዝቅተኛው ከመሬት ጋር የሚያገናኘው ክፍል ያ ክፍል ምን ይባላል ማለት ነው? ታች በመባል ወይም የታችኛው ክፍል በመባል ይታወቃል ማለት ነው። እና እንግዲህ ንብብሮች የሆኑ የንብብሮች ነገር ቢኖሩ ከነዛ ንብብሮች መካከል መሬት ላይ ያለው ወይም ከመሬቱ አጠገብ ከመሬት ጋር የተገናኙ ያ ክፍል ታችኛው ወይም የታችኛው ክፍል በመባል ይታወቃል ማለት ነው። እንዲሁም በደረጃ ታች ያሉ ደረጃ በተለያዩ በማህበራዊ ስታተስ ሊሆን ይችላል እና በተለያዩ ደረጃዎች በዛ ምክንያት እንግዲህ የታችኛው ክፍል ሊባል ይችላል ማለት ነው። ወይም ዝቅተኛ ደረጃ ያላቸው ታች ሊባል ይችላል ማለት ነው።

ለጥፍ ማለት እንግዲህ የተለያዩ ማስታወቂያዎችን ወይም የተለያዩ ጋዜጣዎችን ሊሆን ይችላል ጥቅሶችን ሊሆን ይችላል እንዲሁም የተለያዩ አበቦችን የአበቦች ላይ አበቦች ቅርጽ የተቀረጹበት ወረቀትን ሊሆን ይችላል ማለት ነው። በግድግዳ ላይ መለጠፍ ማለት ነው። አሁን ለምሳሌ በግድግዳ ላይ አብዛኛው ሰው የተለያዩ ሃይማኖታዊ የሆኑ ጥቅሶችን ወይም እንደው የግጥም ጥቅሶችን ሊሆን ይችላል እንዲሁም ደግሞ አነቃቂ የሆኑ ጥቅሶችን ለምሳሌ ዛሬ ምን ሰራው የሚለውን አንድ ሰው እንግዲህ ከምኝታው ፊት ለፊት ወይም ከምንታው ከምንታ ቤቱ ከአልጋው አጠገብ ሊለጥፍ ይችላል ማለት ነው። እና ያንን እያየ ማታ ማታ ሲሰራ የዋነውን ሊገመግም ይችላል ማለት ነው። እና እንደዚህ አይነት ነገሮችን አብዛኛው ሰው ግድግዳው ላይ ሊለጥፍ ይችላል ማለት ነው። እንዲሁም ፎቶዎችን ለምሳሌ አንድ ሰው የእናቱ ፎቶ ሊለጥፍ ይችላል የአባቱን ፎቶ ሊነጥፍ ይችላል ማለት ነው። እነዚህ እንግዲህ ተለያይቶ የሚኖር ከሆነ በተለይ ከወላጆቹ ከእናት ከአባቱ ወርቁ የሚኖር ከሆነ የነሽው ፎቶ በመነጠፍ ጠዋትና ማታ ሊያያቸው ወይም እዛ ሊያደርግ ይችላል ማለት ነው። እና እንደዚህ እነዚህ አይነት ነገሮችን የመለጠፍ ልምድ ይኖራል ማለት ነው። በአብዛኛው ሰው ይሄ አይነት ነገር ሊከሰት ይችላል ማለት ነው። ግድግዳ ላይ ጥቅሶችን ፎቶዎችን የተለያዩ ጋዜጣዎችን እንግዲህ ጋዜጣም የሚለጥፍ አለ ማለት ነው። ያንን የሚለጥፉ ይኖራሉ ይሄ እንግዲህ ፎቶዎችና ጥቅሶችን ከእነሱ ጥቅሶችን ለመማር ወይም በእነዛ ጥቅሶች የሆነን ነገር ለማስታወስ ነው። እንዲሁ ፎቶዎችን የሚለጥፉት ደግሞ የሚወዷቸውን ሰዎች ስለሚወዷቸው ግድግዳ ላይ በመለጠፍ ያዋቸዋል ማለት ነው። በእንደዚህ ምክንያት ይለጥፋሉ ማለት ነው እንዲሁም ማስታወቂያ ይለጠፋል ማለት ነው። እንግዲህ የተለያዩ ማስታወቂያዎች ይሄ ቦርት ወይም የማስታወቂያ መለጠፊያ ቦታ ይኖራል ማለት ነው። እዛ ላይ እንግዲህ ይለጠፋል ማለት ነው። እነዚህ ማስታወቂያዎች እንግዲህ የስራ ማስታወቂያዎች ሊሆኑ ይችላሉ አንድ የመሰለ ያቤት ወይ በአንድ የድርጅት የስራ ማስታወቂያ ሲያወጣ ወይም አዲስ ሰራተኛ ሲፈልግ ያንን ማስታወቂያ ጽፎ የሙያውን አይነት የሚፈለግበትን እንግዲህ ሰራተኛ ምን አይነት ሰራተኛ እንደሚፈልግ እንዲህ የድርጅቱ የህክምና ባለሙያ ሊሆን ይችላል። መምህር ሊሆን ይችላል እንዲሁም መሃንዲስ ሊሆን ይችላል እና ያው እንግዲህ በየሙያ ዘርፉ ወይም አካውንታንት ሊሆን ይችላል የሳብ ባለሙያ ማለት ነው። በየዘርፉ ሊለጥፍ ይችላል ማለት ነው። እንግዲህ ምን እንደሚፈልግ በሙያው አይነት እንዲሁም ሌላ ነገሮችን ስለማሳወቅ ለምሳሌ አንዲት ድርጅት አደራሻ ለውጥ የሚያደርግ ወይም የስራ ቦታውን አድራሻ ቢለውጥ ይሄ በፊቱ የሚሰራበት ቦታ ላይ ወይም እዛ አካባቢ ያደራሻ ለውጥ አደብዳቤ ይጽፋል ማለት ነው። ያው እንግዲህ ያለበትን ቦታ ለማስታወቅ ማለት ነው። ወይም ያለበትን ቦታ የቀየረበትን ቦታ ለደንበኞቹ ለመግለጽ ያው ብዙ ደንበኛ ይኖረዋል ያው እንግዲህ ንግዴ ላይ እንደምታውቀው ዋናው ወይም ትልቁ ነገር ደንበኛ ነው ማለት ነው። ከደንበኞች ጋር ነው የሚናገደው። እና እንደዛ ድንበኞቹ በቀላሉ እንዲያገኙት አደራሻውን ለማስቀመጥ ሲል የበፊቱ ቦታ ላይ በፊት የመሸጫ ቦታው ሲዘጋ ወይም ያንንም ዘግቶ ወዲህ ሌላ ሲቀይር በተለያዩ ምክንያቶች ያኔ እዛ ቦታ ላይ ለደንበኞቹ መልእክትን ይለጥፋል ማለት ነውና ለጥፍ ማለት ያ ይገልጽልናል ማለት ነው። እንዲሁም የተለያዩ ድርጅቶች የተለያየ ነገር የዴሞስ ጭማሪን ለማሳወቅ ሊሆን ይችላል ወይም የሰራተኛ ቅነሳን ለማሳወቅ ሊሆን ይችላል ማለት ነው። እንዲሁም በተጨማሪ እንግዲህ ሀላፊነቶች ወይም አዳዲስ ሹመቶች ሊኖሩ ይችላሉ ማለት ነው። እነዛን አዳዲስ ሹመቶች በመለጠፍ ግድግዳ ላይ በማስታወቂያ መልኩ ለሰራተኞቹም እንዲሁም ለተገልጋዮቹም ሊያሳውቁ ይችላሉ ማለት ነው። እንዲሁም መለጠፎች አሁን በሚዲያዎች ላይ መጥቷል አሁን እንግዲህ ማህበራዊ ሚዲያ አብዛኛው ሰው ይጠቀማል ማለት ነው። አብዛኛው በተለይ የተማረው ማህበረሰብ ወይም የተማረና ወደ ከተማ አካባቢ ወይም በከተማ በብዛት የሚኖሩ ማህበረሰቦች አብዛኛቸው ስማርት ፎን ይጠቀማሉ እንዲሁም ማስታወቂያዎችን ያሉ ማለት ነው። እና የተለያዩ ማህበራዊ ሚዲያዎችን ይጠቀማሉ እንዴ ፌስቡክ አይነት እንዲሁም ቲክታክ እና መሰል ቴሌግራም እንዲሁም ኢንስታግራም አይነት እንደነዚህ አይነት ማህበራዊ ሚዲያዎችን ስለሚጠቀሙ እዛ ላይ ይለጥፋሉ ማለት ነው። ሰዎች አንዳንድ ፎቶአቸውን ይለጥፋሉ ሌሎች የተለያዩ ጥቅሶችን እንግዲህ እነዛ ጥቅሶች ግጥም ሊሆኑ ይችላሉ አበረታች ነገሮች ሊሆኑ ይችላሉ። እና ባንዴና የባንዲና ስዕላቸውን ሊሆን ይችላል የተለያዩ ነገሮችን ይለጥፋሉ የስራ ማስታወቂያዎችን ተመታዊ ነገሮችን ይለጥፋሉ እና በማህበራዊ ሚዲያም ሊሆን ይችላል። በእግር ግዴዎች ላይ ሊሆን ይችላል ወይም በማስታወቂያ ሰሌዲዎች ላይ ሊሆን ይችላል። በእነዚህ ቦታዎች ላይ አንዲን ነገር ለማሳወቅ የሚል ነጠፍ ነገር ፎቶ ሊሆን ይችላል የስራ ማስታወቂያ እና የተለያዩ ነገሮች የሚለጠፉበት ያ ለጥፍ ይባላል ማለት ነው

በረዶ ማለት እንግዲህ ያው ቀዝቃዛ እንዲሁም ግግር ጠጣር ማለት ዜሮ ዲግሪ ሴንቲግሬድ ሲሆን ውሃ ወደ በረዶነት ይቀየራል ማለት ነው። እና የእጅግ ቀዝቃዛ የሆነ ማለት ነው። አንዳንድ ጊዜ እንግዲህ በተፈጥሮ ሊገኝ ይችላል በረዶ ያው በዝናብ አማካኝነት ወደ መሬት ሊወርድ ይችላል ማለት ነው። ያው ዝናብ በሚዘንብበት ጊዜ ወይም ዝናብ በሚዘንብ ሰዓት ያው ሁለት አይነት ዝናብ አለ አንደኛው ኖርማል ውሃ የሚዘንብበት ወይም ውሃ ጠብታ የሚመጣበት ነው ማለት ነው። ሌላኛው ደግሞ በበረዶ አማካኝነት ወይም በበረዶ የሚዘንብበት አጋጣሚ አለ ማለት ነው። ዝናብ ሲዘንብ እና ምድርም በረብ ያደርጋታል የመረዶ ክምችት ምድር ላይ ይወርዳል ማለት ነው። ይህማ በአንዳንድ ሀገሮች ያው ብዙ ጊዜ ይቆያል ማለት ነው። እንደኛ ሀገርም አንዳንድ ጊዜ እጅ ከፍተኛ በረዶ ሲዘንብ የበረዶ ክምችት ለተወሰኑ ቀናት ላይ በተራሮች አናት ላይ ይታያል ማለት ነው። ለተወሰኑ ቀናት በረዶ እንደገገረና መጠኑን ደግሞ ያው ከፍ እና ዝቅ ላማ አንዳንድ በጣም ወፋፍር የሆነ በረዶ ይኖራል። አንዳንድ ደግሞ መጠኗ ቀጠን ያለችና አነስ ያለች የበረዶ አይነት ይኖራል ማለት ነው። ይህ በተፈጥሮ የሚመጣው ወይም ከሰማይ የሚወርድ የበረዶ አይነት ነው ማለት ነው። ሌላኛው ደግሞ ስንመለከት ውሃ ዜሮ ዲግሪ ሴንት ግሬድ ሲሆን ቅዝቃዜ መጠኑ እጅግ ከፍተኛ ሲሆን ያኔ ወደ በረዶነት ይቀየራል ማለት ነው። እና አንዳንድ ጊዜ ውርጭም የሚሆንባቸው ወይንም በጣም ቀዝቃዛ የሚሆንባቸው ቦታዎች በተለይ ጠዋት ላይ በረዶ ወይም የግግር ውሃ እናገኛለን ማለት ነው። በጣም ቅዝቅዝ ያለ ያ እንግዲህ በጣም ዜሮ ዲግሪ ሴንት ግሬድ ደርሷል ወይም የእንትኑ የቅዝቃዜው መጠን እጅግ ዝቅተኛ ነው። ማለት ወይም ሙቀት መጠኑ በጣም የወረደ በጣም ዝቅተኛ የመጨረሻ ቅዝቃዜ ያለበት አካባቢ ሊሆን ይችላል። ማለት በረዶ ያለበት እንዲሁም በአንዳንድ ሀገሮች ዝም ብሎ በአውሮፓ ሀገሮች እንደሚታይ የበረዶ ክምችት ያለበት አለ ማለት ነው። እና እዛ በረዶ ዝም ብሎ ሚፈላበት ሀገር አለ እንደዛ አይነት አካባቢ ይታወቃል። ያው በረዶ ማለት እንግዲህ በአብዛኛው ቀዝቃዛ የሆነ እንዲሁም በዝናብ አማካኝነት እንዲሁም ውሃ በጣም ሲቀዘቅዝ እና ይሄ ሙቀት መጠኑ እጅግ በጣም ዝቅተኛ ሲሆን ሊፈጠር የሚችል አይነት ነገር ነው። ማለት ነው

የስልክ ባትሪ ምን ያህል ይቆያል? የስልኬ የባትሪ ያው እንግዲህ እስከ ሶስት ቀን ይቆያል ማለት ነው። እንዳጠቃቀሙ ይለያያል በርግጥ ኢንተርኔት ብዙ የምትጠቀምና መስመር ላይ ብዙ የምቆይ ከሆነ አንድ ቀን ውሎ በደንብ ያስጠቅማል ሃያ አራት ሰዓት አንደዛ ካልሆነ ሶስት ቀን አራት ቀን እንደውም እስከ አምስት ቀን ሊቆይ ይችላል ማለት ነው። ለአንዳንድ ነገሮች ለስልክ መደዋወያ ለስልክ ጥሪ ብቻ ከሆነ ደግሞ እስከ ስምንት ቀንም ሊያገለግል ይችላል። እና አምስት ሺህ ምናምን አምፔር ነው ስለዚህ በጣም ጠንካራ እና ሊቆይ የሚችል ነው ማለት ነው። ባትሪው የስልክ ባትሪዎችን ይለያያሉ እንደሁኔታቸው እንደ አጠቃቀሙ ግን በአብዛኛው አጠቃቀሙ ይወስነዋል። መስመር ላይ ብዙ የምንቆይ ከሆነ እና መስመር ላይ ብዙ ነገሮችን የምናደርግ ከሆነ ያው እሱ እጅግ ፈጣን ያው በኮኔክሽን በኮኔክሽኑ አማካኝነት ብዙ ደቂቃ ላይቆይ ይችላል ማለት ነው። ስለዚህ ቶሎ ሊያልቅ ይችላል ማለት ነው።

ሊጥ ማለት እንግዲህ ለምግብነት የሚያገለግል ወይም ለምግብ መስሪያ የተለያዩ አይነት ምግቦችን ስንሰራ ለእነሱ የምንጠቀመው አንዱ የምግብ ግብአት የምግብ መስሪያ ግብአት ወይም የምግብ ማጣፈጫ ነው ማለት ነው። እና ይሄ ዘይት የሚባሉ የሰው ልጆች ዘይትን ለመግባታቸው ለወጥ ሊሆን ይችላል እና ከላዩ ነገሮች የተለያዩ ምግቦችን ሲያዘጋጁ ዘይትን ይጠቀማሉ ማለት ነው እንደ አንድ ግብአት ወይም እንደ አንድ ኢንፑት ይጠቀማሉ ማለት ነው ስለዚህ ከተለያዩ ነገሮች ሊሰራ ይችላል የዘይት ከኑግ እና ከተልባ እንዲሁም ከተለያዩ አይነት የቅባት እህሎች ከሰሊጥ ሊዘጋጅ ይችላል ማለት ነው በፋብሪካ ተቀለባብሮ የሚሰራ የፋብሪካ ምርት ነው ማለት ነው የዘይት የሚባለው። ያው ፈሳሽ እና እንዲሁም ደግሞ የረጋ ዘይት ሁለት አይነት ዘይት አለ ማለት ነው ፈሳሹ እጅግ ጥሩ የሆነ ፕሮቲን ያለው እና ለጤንነትም ተመራጭ ሆነ በሰዎች እንዳትወዳጅ እንዲሁም ጣፋጭ ሆነ ዘይትን ለማለት ነው ተፈላጊ ነው ማለት ነው የንጉ ዘይት ያው በአብዛኛው ሰው ይፈለጋል፤ በጥራትም የተሻለ ነው እንዲሁም ለጤንነትም ጥሩ ነው ማለት ነው እና እንግዲህ ይሄ ዘይት የሚባለው ለሰው ልጆች እጅግ አስፈላጊ ከሚባል አንዱ ፍላጎታቸው ነው ማለት ነው አብዛኛው ሰው ይጠቀማል ዘይት በቤቱ ለተዳዩ ምግቦችን ለማብሰል ማለት ነው ግባት ተጨማሪ እንደ ግብአት ይጠቀሙታል ማለት ነው ዘይትን እንዲሁም ለውጥ ያው ያጣፍጣል ወጥ ላይ የተለያዩ ነገሮች ይጨመራል የተለያዩ ምግቦች ሲሰሩ ከእነሱ ጋር አብሮ ይሰራል ማለት ነው እንግዲህ እና በተለያዩ ፋብሪካ ተቀነባብሮ የሚሰራ ነው ማለት ነው የሚጨመቅ ነው ማለት ነው ዘይት እና እሱን ከእንትኑ ጋር በመጨመቅ ሌላውን ይለያሉ ፋጉሎ ይባላል ማለት እኛ የሚለየው ወይም ዝቃጩ አተላው ማለት ነው ያ ደግሞ ለእንስሳቶች እጅግ መኖ ጥሩ ምነው ይሆናል ለእሳት ማድለቢያ ነፈይሄኛው ፈሳሹ ለሰው ልጆች ሆኖ ወደ ዘይት ይቀየራል ማለት ነው። ከዛ በኋላ ጨምረው አጣለሁ ወደ ምግብነት ለምግብ መስሪያነት ያገለግላል ለምግብ ግብአት ይሆናል ማለት ነው ያው እንግዲህ ዘይት ሲባል ለሰው ልጆች የሰው ልጆች ለምግብ መስሪያ ግብአት የሚጠቀሙት ከኑግ ከተልባዱም ከሳሊጥ በፋብሪካ የሚቀነባበር ፈሳሽ እንዲሁም የረጋ አይነት ነው ማለት ነው

ችሎታ ችሎታ ማለት እንግዲህ አንድን ነገር ስለ አንድ ነገር ያለን እውቀት ወይም ስለ አንድን ነገር አሰራ የምናውቀው ክህሎት ማለት ነው። እና እህ ችሎታ እሚባለው እንግዲህ አንድ ሰው ስለሆነ ነገር አሰራር ሊሆን ይችላል ወይም ስለሆነ ነገር አካሄድ ሊሆን ይችላል ስለዛ ነገር እውቀት እስካለው ወይም ስለዛ ነገር ግንዛቤ ካለው እንግዲህ ችሎታ ያ ነገር ችሎታ ይባላል ማለት ነው። እና አንድ ሰው ለምሳሌ ቪዲዮ ኢዲት ማድረግ ቢችል ወይም ቪዲዮዎች ማስተካከል እና ማቀነባበር ቢችል ያ እንግዲህ ያ ሰው የቪዲዮ ማቀነባበር ችሎታ አለው ወይንም ክህሎት አለው ማለት እንችላለን ማለት ነው። እንዲሁም የሆነ ሰው ለምሳሌ የሆነ ቋንቋን ከአፍ ቋንቋ መፍቻ ላይ ያለ ቋንቋን ቢያዳብር ወይም ያንን ቋንቋ ቢለማመድ እና ከሌሎች ሰዎች ጋራ ወይንም ኔቲቭ ከሆኑ በዛ ቋንቋ ኔቲቭ ከሆኑ ሰዎች ጋራ ማውራት ከእነሱ ጋር መግባባት ኮሚኒኬት ማድረግ ቢችል ያ ሰው እንግዲህ ስለዛ ቋንቋ ችሎታ አለው ማለት ነውና። ይህ ችሎታ የሚባለው ነገር እንግዲህ አንድ ሰው ስለ አንዲ ነገር አሰራ ሊሆን ይችላል ወይም ስለዛ ነገር ሙሉ እውቀት ሊሆን ይችላል ያንን ነገር ሲኖረው ችሎታ ይባላል ማለት ነው ያ እሚችለው ነገር ወይም የሚያውቀው ነገር ማለት ነው። እንዲሁም አንድ ሰው ለምሳሌ መኪና መንዳት ቢችል ወይም መኪና ማሽከርከር ቢችል ይሄ እንግዲህ ችሎታ ይባላል ማለት ነው። እንዲሁም በተለያዩ በየትኛውም የሙያ ዘርፍ ሊሆን ይችላል በየትኛውም የእውቀት ዘርፍ ሊሆን ይችላል ማለት ነው። እንግዲህ ልዩ ችሎታ ልዩ ክህሎት ያለው ሰው ችሎታ አለው ወይንም ችሎታ ይባላል ማለት ነው። ለምሳሌ የተለያዩ ስፖርት ወይንም በስፖርት ውድድሮች ብናይ ፈጣን ሯጭ የሆነ እንግዲህ የፍጥነት ሩጫ የዛ ችሎታ አለው ማለት ነው። ወይንም ለምሳሌ እግር ኳስ የሚጫወት በረኛ ሊሆን ይችላል ግብ ጠባቂ የእግር ኳስ እንዲሁም አጥቂ ሊሆን ይችላል እንዲሁም ደሞ መካከል ላይ ሊጫወት ይችላል እና ያው እንደየቦታው የየራሱ የሆነ ችሎታ ሊኖረው ይችላል ማለት ነው። ለምሳሌ እንግዲህ በር ወይም ግብ ጠባቂዎችን ብናይ እነሱ እንዲፈለጉ የተጣጠፉና በእጃቸው እየተሽከረከሩ ወይም እየወደቁም ምንም እያሉ ያችን የመጠበቅ ልዩ ችሎታ ይኖራቸዋል ማለት ነው። እንግዲህ ከሌላው ተጫዋች እንግዲህ ያ ግብ ጠባቂ ወይም ያ ግብ ጠባቂና አጥቂው ቢቀያየሩ ምናልባት ችሎታቸው የተለያየ ስለሆነ ምንም አይነት አፈጻጸም ወይም ጥሩ አፈጻጸም ላይኖራቸው ይችላል ማለት ነው። ይህም እንግዲህ ምንን ያሳየናል የችሎታ መለያትን ወይም ችሎታቸው ስለሚለያይ ማለት ነው። ስለዚህ በአንዴ ነገር ላይ ልዩ ክህሎት ያለው ሰው ወይም አንድ ነገርን ከሌላው በተሻለ አፈጻጸሙ ጥሩ የሚሆን ሰው ችሎታ ይባላል ማለት ነው። እንግዲህ ችሎታ በማንኛውም የሙያ ዘርፍ ሊሆን ይችላል በማንኛውም የዕውቀት ዘርፍ ሊሆን ይችላል ማለት ነው። በዛ ላይ ልዩ ክህሎት ያለው ወይም ያንን ነገር ልዩ አፈጻጸም በዛ ነገር ላይ ማድረግ የሚችል ሰው ወይም ልዩ አፈጻጸም ያለው ሰው ስለዛ ነገር ችሎታ አለው እንላለን ማለት ነው። ለምሳሌ በትምህርት ብንዞር የተለያዩ የሂሳብ ፕሮብሌሞችን መፍታት የሚችል ወይም የተለያዩ ሂሳቦችን የነሱን መስራት የሚችል እንግዲህ እነዛን ከማባድ ሊሆኑ ይችላሉ ማለት ነው። እንዴ አልጀብራ ካልኩለስ ያሉ ነገሮችን እነሱን በቀላሉ እንግዲህ ችሎታ ያለው ሰው የሂሳብ ችሎታ ያለው ሰው እነሱን መፍታት ይችላል ማለት ነው። እና ይህ ችሎታ ተብሎ ይጠራል ማለት ነው።

ማለት እንግዲህ የተለያዩ ህይወት ያላቸው ነገሮች አካል ክፍል ነው ማለት ነው። እነሱ የአካል ክፍል እና የተለያዩ ነገሮችን የሚያቀነባብር ወይም ለተለያየ ጥቅም የሚውል ነው ማለት ነው። ያው የመጀመሪያው እንግዲህ ምግብ ስንበላ ያው ምግብ መጀመሪያ የሚቀመጥበት ወይም የሚከማችበት ነው ማለት ነው ከመፈጨቱ በፊት። ያው እዛው በሆድ ነው ማለት ነው የሚታቀፈው ወይንም ጨጓራ በሚባለው ማለት ነው። እንግዲህ ጨጓራ የሚባለው ደግሞ በሆድ ይታቀፋል ማለት ነው፤ እና ሆድ ማለት እንግዲህ የሰው ወይንም እንስሳቶችም ሊሆን ይችላል መሃል አካባቢ ከአካላቸው ወይም ከሰውነታቸው መሃል አካባቢ የሚገኝ የአካል ክፍል ነው ማለት ነው፤ እና በሱ ውስጥ ብዙ አይነት እንግዲህ የሰውነት ክፍሎች እናገኛለን ማለት ነው ልክ እንደ ኩላሊት ይገኛል በሱ አካባቢ፣ እንደ ጨጓራ አይነት እና የተለያዩ አንጀት የሚባሉ አጠቃላይ እንግዲህ የውስጥ እቃዎች ማለት ነው ሆድ ውስጥ የሚገኙ እነ ሳምባም በሱ አካባቢ ነው የሚገኙት ጉበት ሊሆን ይችላል ማለት ነው። እሱ አለ እንግዲህ ያው እዛ ብዙ ስራዎችን የሚሰሩ አሉ ማለት ነው ከዛ ውስጥ ያው የተለያዩ ለምሳሌ ጨጓራን ብናይ መጀመሪያ ምግብ እንዲከማችና ከዛ በኋላ እንዲፈጭ ያደርጋል ማለት ነው። ከዛ በኋላ የተለያዩ የማጣራት ስራዎችን ያገ ይሰራል። ኩላሊትም እንደዚሁ የራሱ የሆነ ብዙ ስራዎች አሉ ማለት ነው። እንግዲህ እነዚህን ሁላ አቅፎ ወይንም እነዚህን ሁላ ጠቅልሎ የሚዝልን ሆድ የሚባለው አካባቢ ወይም እሱ ነው ማለት ነው። እንዲሁም በፅንስ ጊዜ ልጅ የሚቀመጥበት እንዲሁም በሆድ ነው ማለት ነው። እርግዝና የሚካሄደው ያኔ በፅንስ ጊዜ እሱ ጋር ነው ማለት ነው ልጁ ያው እንግዲህ የሚቆይበትን ያክል የሚቆየው ማለት ነው፤ እና ሆድ ማለት እንግዲህ በሰውነት መካከል ላይ የሚገኝ ብዙ ነገሮችን አቅፎ የሚይዝ የአካል ክፍል ማለት ነው።

ማርች ማለት እንግዲህ ይሄ ያው በአመት ውስጥ ካሉ አስራ ሁለት ወራቶች ውስጥ አንዱ ወራት ነው ማለት ነው። የአንዱ ወራት መጠሪያ ነው። እንደ ኢሮፒያን አቆጣጠር ማርች ማለት ሶስት ወር ላይ የምናገኘው ነው ማለት ነው። ያው አዲስ አመት ከገባ በኋላ ሶስተኛው ወር ላይ የምናገኘው ነው። እንዴ ኢትዮጵያን አቆጣጠር ደግሞ ያው በኢትዮጵያ የዘመን ወይንም የቀን አቆጣጠር ስርዓት ውስጥ ደግሞ ሰባተኛ ላይ የምናገኘው ነው ማለት ነው። ወይም ሰባተኛው ወር ላይ የምናገኘው ነው ማለት ነው ማርች የሚባለው ወይም ማርች የሚለው ወር ወር ማለት ነው። ያው በአጠራሩም እንግዲህ መጋቢት ተብሎ ይጠራል ነው ማለት ነው ማርች ማለት። መጋቢት ይባላል ማለት ነው። ያው እንግዲህ አማርኛ አጠራር አላቸው ማለት ነው የኢትዮጵያ ወራቶች። ከመስከረም ጀምሮ ያው በርግጥ ኢትዮጵያ አስራ ሶስተኛ ወርም ትቆጥራለች ጷግሜ የምትባል። አራት ስድስት እና እንዲሁም ደግሞ አንዳንዴ አምስት የምትሆን ያው ይቀያየራሉ። ስድስት የምትሆንበት አመት አለ አምስት የምትሆንበትም አመት አለ ማለት ነው። እሱ ያው የፀሀይ አቆጣጠር ስለሆነ በዛ ስርዓት ማለት ነው። እና ይህ ማርች የሚለው እንግዲህ ሰባተኛው ወር ላይ የምናገኘው ነው ማለት ነው። በተለይ በኢትዮጵያ ታሪክ ብዙ ታሪክ ያለው ነው ይሄ። የተለያዩ አብዮቶች የተነሱበት እንዲሁም ብዙ ታሪኮች ብዙ የጦርነት ድሎችም ያሉበት ብዙ ታሪክ ያለበት ወር ነው ማለት ነው። እና እንግዲህ ይህ ወር ያው ታሪካዊ ወር ነው ማለት ነው። እንደ ኢትዮጵያ እንደ አውሮፓውያን አቆጣጠርም ያው እንግዲህ በአመቱ ወይንም ሶስተኛ ወር ላይ የምናገኘው ነው ማለት ነው ከአሥራ ሁለት ወራቶች ውስጥ ሶስተኛ ወር ላይ የምናገኘው ወር ነው ማለት ነው። ይሄ እንግዲህ ማርች የምንለው ማርች እንግዲህ በተለያየ ነገር ይገለጽ ይችላል። በማርች የተወለዱ ሰዎች እንግዲህ ልደታቸው ማርች ላይ ይሆናል። እንዲሁም ማርች ላይ የሚጋቡ ሰዎች ያው እንግዲህ አመታዊ አኒቨርሳቸውን ማርች ላይ ያከብራሉ ማለት ነው። እና እንግዲህ ከአሥራ ሁለትቱ ወራቶች ውስጥ አንዱ የሆነ በኢሮፒያን አቋጣጠር ሶስተኛው ወር የሆነ፤ እንዲሁም በኢትዮጵያን አቋጣጠር ሰባተኛው ወር ላይ የምናገኘው፤ ከአሥራ ሁለትቶቹ ውስጥ አንደኛው የሆነ አመትን የምንለካበት፤ ነው ማለት ነው። ወይንም ሰላሳ ወይንም ሰላሳ አንድ እንዲሁም ሃያ ዘጠኝ ሃያ ስምንት ሊሆን የሚችል በፈረንጆቹ፤ እንዲሁም በሀገራችን ኢትዮጵያ ሰላሳ ቀን የሆነ ወር ነው ማለትም ወይም የወራት ስም ነው ማለት ነው ይህ ማርች የሚባለው ከአስራ ሁለቱ ውስጥ አንድ ወር ነው ማለት ነው።

ስሜ ነው ስሜ ነው ማለት እንግዲህ አዎ አንድ ሰው ስሙን ተናግሮ የራሱን ስም ነው ስሜ ነው የሚለው ያው መጠሪያው ማለት ነው። ወይንም የሚታወቅበት ማለት ነው እንግዲህ እያንዳንዱ ነገር ስም ይኖረዋል እያንዳንዱ ሰው ስም ይኖረዋል እያንዳንዱ እቃ ስም ይኖረዋል እያንዳንዱ ሀገር ስም ይኖረዋል ማለት ነው። እያንዳንዱ እንግዲህ ለሰው ልጆች ሊጠቅም የሚችል ራታቸውም የሰው ልጆች መጠሪያ ስም ይኖራቸዋል ማለት ነው። ይሄን እንግዲህ ሰዎች የጋራ የሚግባቡበት ወይንም ሰዎች የሚያውቁባችሁ የራሳችሁ የሆነ እንግዲህ ኮድ ማለት ነው። የመጠሪያ ማለት። ያው ሁሉም እንግዲህ ለእያንዳንዱ ነገር ስም ያወጣል ማለት ነው። ወላጆች ልጆቻቸውን ሲወልዱ ለልጆቻቸው ስም ያወጣሉ። እንዲሁም ፋብሪካዎች አዳዲስ እቃዎችን ሲያመርቱ ለነዛ ላመረቷቸው እቃዎች ስያሜ ወይንም ስም ያወጣሉ ወይንም መጠሪያ ያወጣሉ ማለት ነው። ኩባንያዎች የተለያዩ ወይንም ድርጅቶች ሶፍትዌሮችን ሲያበለጽጉ ለዛ ሶፍትዌር ስያሜም ስም ይሰጡታል ማለት ነው። እና ስም የሚለው ያው ስም ከሚለው ብንነሳ ስም የሚለው የአንድ ነገር መጠሪያ የአንድ ነገር ስያሜ ያ አንድ ነገር መታወቂያ ኮድ እንደ ማለት ነው ማለት ነው። ያው እንግዲህ በዛ ኮዲ ሲጠራ የተኛውም ነገር ይታወቃል ወይም ምን ለመመለስ እንደፈልግ ስለ ምን ማውራት እንደፈልግ ከሰዎች ጋር እንግባባለን ማለት ነው። ሻጭ ጋር አይደለም ለምሳሌ የእቃ መግዛት ብንፈልግ እንግዲህ የዛን እቃ ስም ስንጠራለት ምን መግዛት እንደፈልግን እንግባባለን እሱም ያውቃል እኛም እንግዲህ ማግባባት እንችላለን ማለት ነው። በቀላሉ ስለዚህ ይህ ስም ስም የሚለው ነገር ያው ስያሜ አንድ ነገር መጠሪያ አንድ ነገር መታወቂያ ማለት ነው። ዝም ብለን ገበያ አይደለም ለምሳሌ የሆነ ነገር ስጠን አንልም ስሙን ጠርተን ነው እንግዲህ ያንን የእቃውን ስም ጠርተን ስጠን እንላለን ማለት ነው። ስለዚህ ስሜ ነው ማለት መጠሪያ ያለው ወይም የምታወቅበት ነው ወይም የኔ ስም ነው እንዴ ማለት ነው ማለት ነው የስም ይሄ ነው የሚለው ነገር ማለት ነው

ነገ ነገ ማለት እንግዲህ ቀጣይ ቀን ማለት ነው። ከዛሬ ቀጥሎ የሚመጣው ቀን ወይንም ቀጣይ ቀን ማለት ነው ነገ የምንለው በዚህ ይገለጻል። እንዲሁም ነገ ማለት ያው ወደፊትን ለማመልከትም ልንጠቀመው እንችላለን። ያው ወደፊት የሚመጣው ጊዜ ነገ ሊባል ይችላል ማለት ነው። ስለዚህ ይህ ነገ ማለት ወደፊት የሚያመለክት ወይም ወደፊት የሚመጣ ጊዜን ነው ማለት ነው። ለምሳሌ ብቅጠሮ ስንይዝ ነገ ሶስት ሰዓት ነገ ሁለት ሰዓት ወይም ነገ ከጠዋቱ ነገ ከሰአት ልንል እንችላለን ማለት ነው። እንዲሁም አንድ ሰው ነገ ፈተና አለኝ ሊለን ይችላል፤ ወይንም ነገ ክላስ እገባለሁ ትምህርት አለኝ ሊል ይችላል ማለት ነው። እንዲሁም ነገ ወደ ክፍለ ሀገር እሄዳለሁ ነገ ጉዞ አለብኝ ሊል ይችላል ማለት ነው። እንዲሁም ማለት ነው አንድ ሰው ነገ ብዙ ስራ አለብኝ ስለዚህ በጊዜ ልተኛ ዛሬ ሊል ይችላል ማለት ነው፤ እና ያው እንግዲህ ወቅጦች ትናንት ዛሬ ነገ አንዳንድ ሰዎች እንደሚጠቅሱት ትላንት ያለፈው ነው ዛሬ ያለንበት ነው ወይም አሁን እየኖርን ያለውን ጊዜ ነው፣ ነገ ደግሞ የሚመጣ ነው ወደፊት የምንጠብቀው ተስፋችን ነው ይላሉ፤ እና ያው እንግዲህ ለነገ ሁሉ በአብዛኛው ሰዎች ያቅዳሉ ለነገ ብለው ብዙ ነገር ያስቀምጣሉ፣ ለነገ ብለው ይማራሉ፣ ለነገ ብለው ይቆጥባሉ ሰዎች ለነገ ብለው ኢንቨስት ያደርጋሉ፣ ለነገ ብለው ብዙ ነገር ያደርጋሉ ማለት ነው፤ እና እንግዲህ ነገ ማለት ሁላችንም የምንጠብቀው ወይንም ሁላችንም ይመጣል ብለን ተስፋ የምናደርገው ለነገ ለመሻሻል ነገ የተሻልን ለመሆን የምንጥረው ነው ማለት ነው። ነገ ማለት እንግዲህ አዲስ እድል ወይንም አዲስ ስጦታ ነው ማለት ነው ለኛ እና ነገ ማለት ከዛሬ የሚቀጥለው ቀን ወይንም ወደፊት የሚመጣው ቀን ማለት ነው።

ጣራ ማለት እንግዲህ ከላይ ያለ ነገር ወይንም ከላይ የከቤቴ የምናለብሰው ነገር ማለት ነው። ከታች እንግዲህ መሬት ይኖራል ከጎንና ከጎን ግድግዳ ይኖራል ማለት ነው። ከላይ የምንከድነው ደግሞ ጣራ ይባላል ማለት ነው ወይም የአንድ ነገር ከላይ ያለው ነገር ክዳኑ ያ ጣራ ይባላል ማለት ነው። ለምሳሌ ለምድር ወይንም እኛ ለምንኖርባት መሬት ሰማይ ጣራዋ ነው ማለት ነው። ከላይ ያለው ሆኖ የከለላት ወይም ከላይ ያለ ሰማይ ስለሆነ ሰማይ ጣራ ይባላል ማለት ነው። ስለዚህ ለእኛም እንግዲህ ለቤታችን ከላይ የምናለብሰው ጣራ ይባላል ወይም ከላይ ያለው ነገር ጣራ ተብሎ ይገለጻል ማለት ነው። እንግዲህ ጣራ ከተለያዩ ነገሮች ሊሰራ ይችላል የመጀመሪያው ያው እንግዲህ በባህላዊ መንገድ እንዴት የምታውቀው ከሳር ሊሰራ ይችላል ማለት ነው። ጣራ ያው ሳር ከሰው የሰው ሰዎች ከሳር ይሰራሉ ማለት ነው። ጣራን የተለያዩ የሳር ብሮችን እንደውም የህሊው ወይም የአዝርት አይነት ብሮች ይኖራሉ እነዛ። በኋላ በነዛ በብሩ ማለት ነው ካላይ ይከደን አልጠራውም እንደውም ሳር በማጭን የተለያዩ ሳር ዘርያዎች ይኖራሉ ማለት ነው። ከእነዛ እንግዲህ እጅግ ተስማሚ የሆነውን ወይም ጥሩ የሆነውን ለክዳን ሳር በማጭድ በዛ ይከደናል ማለት ነው። ሌላኛው በፕላስቲክ ሊከደን ይችላል ጣራ ወይም በፕላክስቲክ ልንሸፍነው እንችላለን ማለት ነው። ጣራውን ከላይ ያው ፕላስቲክ ጠንካራ ፕላስቲኮችን በፈለግ እንደ አማራጭ በእነሱ ሊሸፈን ይችላል ማለት ነው። እንግዲህ ዋናውና አሁን በዘመናዊ በዋናነት በአብዛኛው የምንጠቀመው የቆርቆሮ ጣራም ጣራ ነው ማለት ነው። እንግዲህ የቆርቆሮ ጣራ እጅግ ጠንካራ እና ዘመናዊ ነው ማለት ነው። ቆርቆሮም እንግዲህ የተለያዩ ደረጃዎች ይኖሩታል ማለት ነው። እንደየደረጃቸው ወይም እንደየቤቱ ያው አሁን ለምሳሌ እንግዲህ ለብሎኬት ቤት ወይንም በብሎኬት የሚሰራ ቤት ራሱን የቻለ ጣራ አለው ማለት ነው። ጠንካራ የሆነ እጅግ ፕላስቲክ ፕላስቲክ ሊተጣጠፍ የሚችል ያው ፕላስቲክ ሳይሆን ቆርቆሮ ነው እጅግ ጠንካራ እየሆነ አለ ለማለት ነው። ያው ለማንኛውም እንግዲህ ቆርቆሮ ነው እንደየደረጃው ሰው እንደየደረጃው አቅሙ ጠንካራም ሊኖር ይችላል ደካማም እንደየደረጃው የተለያየ አይነት አለው ማለት ነው። የቆርቆሮ ጣራ አለ ማለት ነው።